ሽቶ ትጠቀማለህ ወይ? አልፎ አልፎ ሻወር ወስጄ ልብስ ቀያይሬ ወደ ስራ ቦታ በምወጣበት ሰዓት ላይ የተወሰነ ሽቶ እጠቀማለሁ። ነገር ግን አሁን ላይ ሽቶ በጣም ውድ ከመሆኑ የተነሳ በሽቶ ቦታ ሽቶ ሊተኩ የሚችሉ የተለያዩ ፐርፊሞች እና ዶደራንቶች አሉ እነሱን እጠቀማለሁ። እንግዲህ ምክንያቱም አሁን ሽቶ እጅግ በጣም ውድ ሆኗል በብዙ ሺህ ቤት የሚቆጠር ብርን እያስወጣ የሚገኝ ነው። ስለዚህ ምናልባት አሁን ላይ ሽቶ የቅንጦት እቃ እየሆነ መጥቷል። ስለዚህ ለሽቶ የማወጣውን ሳንቲም ወይም ገንዘብ ለሌላ ወጪዎች ማዞር ስላለብኝ ያንን ነገር ለማድረግ ተገድጃለሁ። ምናልባትም የማገኝበት አጋጣሚ ካለ ግን ዛሬም ነገም ወደፊትም እንደዚሁ ሽቶ እገዛለሁ ምክንያቱም የ ሽቶ አድናቂ ነኝ። በተለይ በጣም ልዩ ጣዕም ያላቸው ልዩ ጠረን የሚያመጡ በጣም ቆንጆ ጣዕም ያላቸው ሽቶች አሉ እነሱን ብጠቀም በጣም ደስ ይለኛል። ነገር ግን አሁን ባልኩት ምክንያት በውድነታቸው ምክንያት በሽቶ በትክክል ሌሎች እቃዎችን ወይም ደግሞ የሽቶ ዘሮችን እየተጠቀምኩኝ እገኛለሁ።

ማህበራዊ ሚዲያ ትጠቀማለህ ወይ? አዎ ምናአልባት አሁን እነዚህ አይነት እንደ ሳይሌንስዮ የመሳሰሉትን ጂኒያ የመሳሰሉትን ስራዎች መስራት ከጀመርኩ። በኋላ ምንአልባት የምጠቀምበት ሬት ወይም መጠኑ ቀንሶ ይሆናል እንጂ። ሶሻል ሚዲያ እጠቀማለሁ በተለይ ዩቲዩብ ላይ አንዳንድ ነገሮችን አያለሁኝ ራሴን አፕዴት አደርጋለሁ ራሴን በተለያዩ እውቀቶች ለማሳደግ ጥረት አደርጋለሁ። የምማራቸው እንትኖች አሉ። በተለይ የቪዲዮ ኤዲቲንግ ኮርሶችን በተደጋጋሚ የማየት እድሉን አግኝቻለሁ። እንዲሁም ደግሞ የተለያዩ ኦንላይን ስራዎችን ተጠቅመን እንዴት ገንዘብ ማግኘት እንደምንችል የሚያስተምሩ የተለያዩ ወጣቶች አሉ እነሱን በመከተል ስራዎችን ለመስራት እሞክራለሁ። ምንም እንኳን እስካሁን የተሳካ የሚባል ነገር ባይሆንም በተወሰነ መልኩ ትንሽ ለመንቀሳቀስ ሞክሬያለሁ። ስራውን ባልሰራበት እንኳን የተወሰነ መረጃዎችን አግኝቼበታለሁኝ። እና ሶሻል ሚዲያ አሁን ላይ ዋና የመረጃ ምንጭ ሆነው ያገለግላሉ። ነገር ግን ሶሻል ሚዲያ በምንጠቀም በሰአት ላይ አሁን እድሜም ትምህርትም በማግኘቴ ምክንያት በጣም ሴሌክቲቭ ሆኛለሁ ወይም መርጬ ነው ሶሻል ሚዲያ የምከታተለው። ምክንያቱም ብዙ ወጣቶች የተሳሳተ መረጃ የተለያየ ሰብስክራይብ እና ቪው ለማግኘት በማለት የውሸት ወሬዎችን የውሸት ዜናዎችን ያሰራጫሉ። ስለዚህ እንደነዚህ አይነት ሁኔታዎች ደግሞ ብዙ ማህበራዊ ቀውስን ያስከትላሉ። ስለዚህ ከዛ ከዛ አንፃር ማህበራዊ ሚዲያ በምንጠቀምበት ሰዓት ላይ በጣም ከፍተኛ የሆነ ጥንቃቄ ማድረግ አለብን ብዬ አስባለሁ። ምክንያቱም እነዚህ ማህበራዊ ሚዲያዎች የሚያስረጩት የተሳሳተ መረጃ በግለሰብም ሆነ በሀገር እንዲሁም በማህበረሰብ ደረጃ ከፍተኛ ቀውስን የሚፈጥሩ መረጃዎችን እያሰራጩ ይገኛሉ። ይሄ ደግሞ መንግስትም ሀላፊነት አለበት ብዬ አስባለሁ። የሶሻል ሚዲያ አጠቃቀማችንን በተቻለ መጠን መቆጣጠር የሚያስችል ስርዓት መዘርጋት መቻል አለበት ጠቃሚ ነው። ሶሻል ሚዲያ ነገር ግን በአግባቡ ካልተጠቀምንበት ሀገር ሊያፈርስ እስከሚችል ደረጃ ትልቅ ተጽዕኖ አለውና ማለት ነው። ስለዚህ የሶሻል ሚዲያ አጠቃቀም ባህላችንን ማስተካከል አለብን። ጥሩ ጥሩ ነገሮችን የምናገኝባቸው ሚዲያዎቻችን ሆነዋል ከሜይን እስትሪሙ ሚዲያ በተሻለ ሁኔታ መረጃን በፍጥነትና በታማኝነት ማቅረብ የሚችሉ የተለያዩ የመረጃ ምንጮች አሉ። ከሶሻል ሚዲያ ውስጥ ማለት ነው።